ፎቶዎችን የት? ታስቀምጣለህ ለሚለው ያን ፎቶዎችን እማስቀጥበት የፎቶ ማስቀመጫ ፍሬም አለኝ። ከዚያ በተረፈ አልበም የፎቶ ማስቀመጫ አልበም አለኝ። እና ፎቶዎችን አብዛኛውን በዚህ አስቀምጣለሁ። ምክንያቱም ያው ራሱን የቻለ ፍሬም እና አልበም ላይ አስቀምጣለሁ። ያው ፎቶ ማስቀመጥ የሚጠቅመው ለተለያዩ ጊዜ ያው ፎቶ ስለሚያስፈልግ ለማስታወሻነት ስለሚያስፈልግ ፎቶዎችን። ለማስታወሻነት ሲባልና ለተለያዩ ነገሮች ሲባል ፎቶወችን አስቀምጣለሁ። አብዛኛው የማስቀምጠው ግን በፍሬምና በአልበም ማስቀመጫወች ውስጥ አስቀምጣለሁ።

በስልክ ካሜራ ትጠቀማለህ? ለሚለው አዎ በስልኬ ካሜራ እጠቀማለሁ። አብዛኛውን ጊዜ አሁን ያው በእጅ ያለ ካሜራ እሱ ስለሆነ የስልክ ካሜራ በጣም እጠቀማለሁ በተለይ በስብሰባው ወቅት በስልጠና ወቅት እነዚህን ነገሮች ፎቶዎችን ለማንሳት ለተለያዩ መረጃዎች ስለምጠቀምበት የስልክ ካሜራ በጣም እጠቀማለሁ። ማለቴ ያው በቀላሉ በኢሜል በቴሌግራም ለመላክ ስለሚጠቅመኝ ፎቶዎችን የስልክ ካሜራ በጣም ጥቃሚ ነገር ከምሰራቸው ሰዎች ውስጥ አንዱ ስራዬን የሚያቀጥፍልኝ ቀላል ነገር ስለሆነ አሁን ለመረጃ ነጥቦቻችን ከላይ ድረስ ስለመመላክ ስለመልክ የስልክ ካሜራን እጠቀማለሁ። ማለት ያው እንደ አንዱ በወቅቱ ያለው አንዱ መረጃ የስልክ ካሜራ ወይም ደግሞ ፎቶዎች ስለሆኑ ለዚህ በጣም እጠቀምበታለሁ።

ያን ጊዜ መጽሐፍ ታነባለህ ለሚለው እኔ አዛኛውን ጊዜ ልብ ወለድ መጽሐፎችን። አላነብም ብዙ ጊዜ ያው ከስንት አንዴ በአመት አንዴው አንድ መጽሐፍ የልቦለድ መጽሐፎችን ባነብነው እንጂ። ብዙ ጊዜ መጽሐፎችን እነዚህ ልብ ወለድ መጽሐፎችን አላነብን። መጽሐፍ ማነባቸው ምን አይነት መጽሐፎች ናቸው? መጽሐፍ እንደ መጽሐፍ ቅዱስ ጊዜ ሲኖረኝ መጽሐፍ ቅዱስ አነባለሁ። ከዚያ ውጪ። የምሰራባቸውን መጽሐፎች ነው የማነባቸው ምክንያቱም ሁሌም አብዴት ቢሆን ነገር ስለሚሆኑ። በሙያየ የሚነበቡ መጽሐፎችን አነባለሁ። እነዚህን ሁልጊዜም ባለኝ ሰዓት ሁሉ አነባለሁባለኝ ሁሉ ለማንበብ እሞክራለሁ እንጂ እነዚህን ትልልቅ መጽሐፎችን ለማንበብ ጊዜም ስለማይኖረኝ ብዙም እኔ ይጠቅመኛል ብዬም ስለማላስብ። እነዚህ ልቦለድ መጽሐፎችን ቦታ ሰጥቼ ጊዜ ሰጥቼ አላነብም። ለስራዬ የሚጠቅሙ ነገሮች መጽሐፎችን ግን ባለኝ ጊዜ ሁሉ አነባለሁ።

ልብሶች በስርዓት የተቀመጡ ናቸው ለሚለው አዎ በጣም እኔ ልብሶችን በስርዓት የማስቀመጥ ሰው ነኝ። ምክንያቱም እኔ ልብስ ሲልከሰከስ ወይም ልብስ በደንብ ካልተቀመጠ። በጣም ስለሚያስጠላኝ ልብሶቼ በደንብ ታጥፈው ለየራሳቸው የተቀመጡ ናቸው። ለየራሳቸው ስል ያው በቁምሳጥኔ ላይ የልብስ አይነቶች የራስ የራሳቸውን ተለያይተው ተደርድሮ ነው የሚቀመጡት። ነጭ ልብስ ከእኔ እራሱን የእለታዊ ልብስ የራሱን እነዚህ ሙሉ ልብሶች ጎርድ ልብሶች ቲሸርቶች ጃኬቶች ተብለው የራስ የራሳቸውን ለይቼ የማስቀመጥ ሰው ነኝ። ተደበላልቆ ወይም ደግሞ የቆሻሻውና የንፁህ አንድ ላይ ሆኖ ተገበስብሶ መቀመጥ ከምጠላው ነገር አንዱ። እሱ ስለሆነ ልብሶቼን በስርዓት አጥቤ አጥቤ የማስቀምጥ ሰው ለይቼ የማስቀምጥ ሰው ነኝ። እና ልብሶቼን አማዝረክረክ ወይም ደግሞ እንዳልሆነ አድርጌ የማይ ሰው አይደለሁም። ስለዚህ ልብሰቼ በደንብ ስርዓት የተቀመጡ ናቸው

የመንገድ ስም ታውቃለህ የሚለው ያው የምጓዝበት መንገድ ስም ከሆነ? አውቃለሁ ምክንያቱም ያው አንዱ የቅጣጫ ማወቃያ ወይም የግሞ የምደርስበትንና የምነሳበትንና የምደርስበትን ቦታ የማውቅበት ስለሆነ የመንገዴን ስም በደንብ አውቃለሁ። ከየት ወደ የት ከማን መንገድ ወደ ማን መንገድ? ከየት ቦታ ወደ የት ቦታ? መሄድ ስላለብኝ ወይም ማወቅ ስላለብኝ የምሄድበትን መንገድ አውቃለሁ ብዬ ነው ምለው። ምክንያቱም ይሄን ካላወኩ መነሻዬን እና መድረሻዬን ለይቼ ማወቅ ስለማልችል የምሄድበትን መንገድ ወይም አቅጣጫ። አውቃለሁ ያው ምክንያቱም አቅጣጫ ጥቋሚ ማለት ነው መንገድ። ማወቅ ማለት አቅጣጫ ጥቋሚ ነው ብዬ ስለማስብ የመሄድበት መንገድ መነሻ መድረሻዬ ማወቅ ስላለብኝ በደንብ አውቃለሁ።

ምን ያህል ግዜ ወደ ገበያ ትሄዳለህ የሚለው? አብዛኛውን ጊዜ ያው በሳምንት አንድ ጊዜ ቅዳሜ ቀን ይሄዳለው ያን ቅዳሜ ቀን የምጠቀመው። ከዚህ ከስራ ግዜ ነፃ የሆነ ቀን ስለሆነ። ያን እጠቀማለው ያን ቀን እጠቀማለው። ነገር ግን ሁሌም በየሳምንቱ ቅዳሜ። ላልሄድ እችላለው ያው ቢያንስ በወር ሁለት ግዜ አንድ ሌላው ግዚያት መሄድና መምረጥ ማችለው። ቅዳሜ ቀንን ብቻ የሚመጣው ያው የስራ ሰዓት ስለሆነ። ሌላውን ቅን ወደ ገበያ መሄድ አልችልም። እና ቢበዛ በዛ በወር ሁለት ከሁለት ጊዜ እስከ ሶስት ጊዜ ድረስ ገበያ እሄዳለሁ። አብዛኛውን ግዜ ግን በወር ሁለት ጊዜ እሄዳለሁ። ያ ማለት አንድ እዚህ ያለኝ ነገር በተለይ በደሞዝ ወቅት አስቤዛዬን ጨመር አድርጌ ስለማመጣ ሁሌ ገበያ አልሄድም። በወር ቢበዛ በጣም በወር ሁለት ጊዜ ወደ ገበያ ወደ ገበያ እሄዳለሁ

የህዝብ ማመላለሻ ትጠቀማለህ ለሚለው ጥያቄ በጣም የምጠቀመው ትራንስፖርት የህዝብ ማመላለሻ ነው። ምክንያቱም የተለየ የራሴ የቻለ መኪና የለኝም ወይም ደግሞ ሞተር የለኝም። ሳይክልም ስለሌለኝ አብዛኛውን ጊዜ ምጠቀመው የህዝብ ማመላለሻ ነው ምክንያቱም ያው ከከተማ ወደ ገጠር ለተለያዩ ስራዎች ለፊልድ ስሄድ ለድጋፍና ክትትል ስሄድ የምጠቀመው የህዝብ ማመላለሻ ነው። ከከተማ ከከተማ ወደ ከተማ ማለት ከከተማ ላይ ካለሁበት ከተማ ውስጥ ውስጥ የምትጠቀመው ባጃጆችን ነው። ስለዚህ የምጠቀመው የህዝብ ማማለሻ ነው የምጠቀመው። በብዛት ያው ከገጠር ከከተማ ወደ ገጠር ወጥቶ ለመደገፍ በጣም ራቅ ያሉ ቦታዎችን ስለምንሄድ እነዚህን የህዝብ ማመላለሻዎች እጠቀማለሁ።

አዎ ሰዎችን በአይን ትመለከታለህ? ለምን? አዎ ሰዎችን በአይን እመለከታለሁ። ምክንያቱም የተለያዩ ሰዎች። ለተለያየ ነገር። ስለሚመጡ አይኔ በአይኔ ሰዎችን። እመለከታለው በቀጥታም ሆነ በተዘዋዋሪ ሰዎችን በአይኔ። በጣም አተኩሬ ለምሳሌ። እመለከታለው። ምክንያቱም ለማጥፋትም ሆነ ለማልማት የሚመጡ ሰዎች ብዙ ሰዎች ስለሚኖሩ። በአይኔ ሰዎችን እመለከታለው እከታተላለው። እና ያው ያለን ነገር ለዚ የሚጠቅመው ምንድን ነው? ለክፋት እንኳን የመጡ ሰዎች ከሆኑ እዚያ ላይ ነቅቼ ለመጠበቅ ስል። በተለይ የምንጠራጠራቸው ሰዎች ከሆኑ በአይኔ እከታተላለሁ እመለከታለሁ። ሌላው በአይን የምመለከተው ምንድነው? የተለያዩ ነገሮችን ሳደርግ ወይም ደግሞ ሳወራም ሆነ መረጃ ስትሰጥ ወይም ደግሞ ሰብሰባዎችን ስልጠናዎችን ስትሰጥ ሰዎችን በአይኔ መመልከት እና መከታተል እወዳለው እመለከታለው። ያው ማለት ያው ትኩረት ሰጥቶ በአይን መመልከት ጥቅሙ ምንድነው? ያ ሰው ትኩረት ሰጥቶ እንዲከታተልህ ያደርጋል። ወይም ደግሞ ያው እንዲከታተልና ትኩረት ለስራው እንዲሰጥ ከተፈለገ የሚያሰብ በአይን ተከታትሎ መመልከትና ማየት። በትክክል መመልከት በአይን መመልከት። ለዚያ ላለው ጉዳይ ወይም ለተያዘለት ስራ ለማከናውነው ተግባር። ትኩረት ይሰጣል አይንና አይን ተያይቶ ተግባራትን መስራት ውጤታማ ስለሚሆን

ባህሉ ባህልን ወይም ደግሞ የአለሁበት ባህል በጣም እወደዋለሁ። ምክንያቱም በዓላት ሲመጡ የተለያየ አካባበር ስለሚያሳየኝ በዓላትን እወደዋለሁ። ያው ጥያቄው ያለሁበትን ባህል ይመስለኛል። እና ስለዚህ ያው የበዓላት ሲባሉ የተለያዩ በዓላት አሉ። እነዚህ በዓላት እንደ አመጣጣቸው ወይም ደግሞ እንደ ወቅታቸው ስለሚከበሩ በዓላትን በጣም እወዳለሁ። ይሄም በአብዛኛው ጊዜ በዓላት የሚከበሩ በቤተክርስቲያን የሚከበሩ በዓላት አሉ በተለይ በቤተክርስቲያን የሚከበሩ በዓላትን በጣም እወዳቸዋለሁ። ሌላው ከ ከሰው ከህብረተሰብ ጋራ ያሉ በዓላት ሚከበሩ በዓላት አሉ። ስለዚህ ከህብረተሰቡ ደግሞ ከማህበረሰቡ ጋር ያሉ በዓላትን ማክበር በጣም እወዳለው ነው። እኔም ያው ሳክብርም ማህበረሰቡን ወይም ደግሞ ህብረተሰብ መስጊድ ስለማከብር እወዳለሁ።

የስራ ጊዜ ገደብ ታስተካክላለህ ለሚለው ጥያቄ የስራ ጊዜ ገደብን። አስተካክላለሁ ምክንያቱም የስራ ጊዜ ገደቤ እስከ ስድስት ሰዓት ተኩል እንደምሳ እምወጣ ከሆነ የስራ ጊዜ ግደቤን አስቀድም አቆይ ቆይቼ መስራት። እችላለሁ ወይም ደግሞ አስተካክላለሁ ምክንያቱም ዘግይቼ ከገባሁ ያው አጋጣሚ ሁኖ ዘግይቼ የምገባበት ነገር ኖሮኝ። ዘግይቼ ከገባሁ ቆይቼ እወጣለሁ። ምክንያቱም ያው የያዙት ስራ አላማ የቀን እቅዴን ለመፈጸም ዘግቼ ልወጣ እችላለሁ ዘግቼም እወጣለሁ። ሌላው ቀድሜም አገባለሁ እንደየአስፈላጊነቱ ቀድሜ እምገባበት ካለኝ ሁለት ሰዓት ተኩል እምገባ ከሆነ ከዚያ ቀድሜ እገባለሁ። እንደገና አስራአንድ ተኩል እምወጣ ከሆነም እስከ ምሽቱ አንድ ሰዓት ድረስ ቆይቼ እሰራለሁ። ስለዚህ የስራ ጊዜ ገደቤን እንደ እያመጣጥነትና እንደ ስራ ብዛትና ክብደት ቅለቴ ቀን ወር ስራ በሚበዙ ሰአቶች የስራ ገደቤም ጊዜ። ራሴ አስተካክዬ ስራዬን ለመፈጸም ወይም ተግባሬን ለማፈጻጸም የስራን ለመፈጸም ያው የስራ ገደብ ጊዜዬን አስተካክላለሁ

በምንጣፍ ላይ እቀመጣለሁ። ምክንያቱም በምንጣፍ ላይ የሚቀመጥ አብዛኛውን ጊዜ ለተለያዩ ነገሮች ለፊልድ ወይም ደግሞ ለስራ ክፍለ አገር ድጋፍ ወደ ገጠር በምሄድበት ጊዜ በምንጣፍ እቀመጣለሁ። ቤቴ ላይ ሲሆን ግን አብዛኛውን ጊዜ የምቀመጠው ሶፋ ላይ ስለሆነ እና የተለያዩ ዱካዎች ላይ ስለሆነ ምንጣፍ ላይ መቀመጥ ብዙ ጊዜ አያጋጥመኝም ወይም ደግሞ አልቀመጥም ወደ ገጠር ሳል ግን በዚህ ባህላዊ ምንጣፎች ስላሉ እነዚህም እነማን ናችሁ በኋላ የመጽሐፉ ሲባል አጓዛ የሚባል ነገር አለ ሰኔድ የሚባል ነገር አለ እነዚህ እነዚህ ነገሮች ስለሚጠቀሙ በዛን ሰዓት ላይ ምንጣፍ ላይ እቀመጣለው። ምክንያቱም ያው እነሱ የሚጠቀሙት ባህላዊ መቀመጫ ስለሆነ እቀመጣለሁ ቤት ላይ ግን ያው ምንጣፍ ብዙ ጊዜ አልቀመጥም ወይም ደግም ምንጣፍን ብዙ ጊዜ አልጠቀምም

በስራ ስንት ጥሪ ታደርጋለህ የሚለው የስልክ ጥሪ ከሆነ ብዙ የስራ ስልኮችን ወይም ደግሞ ጥሪዎችን አደርጋለሁ። ምክንያቱም ያው ከላይም ስለሚደወል ከታችም ስለሚደወል እኔም ስለምደውል ስለማስተናገድ በጣም ብዙ ጥሪዎችን በቀን አደርጋለሁ። ይሄም ያው ለስራ ስለሆነ ብዙ ጸባዎችን አስተናግዳለሁ። ምክንያቱም ያው ትንሽ ያው ያለሁበት ቦታ ክፍሉም የስራ ክፍል ስል እስከሆነ ድረስ የግድ ሰዎችን ማግኘት መረጃ መቀያየር መረጃ መስጠት መለወጥ መረጃዎችን ስላለ ሪፖርቶችን ማስተካከል እነዚህ ብዙ ነገሮችን የመስራቱ ነገር ስላለ ብዙ የስራ ጥሪዎችን አደርጋለሁ። እና በጣም ብዙ ጊዜ እኔ እደውላለሁ ወይም ደግሞ እኔ እንትን እላለሁ ብዙ የስራ ጥሪዎችን ጠቅለል ሲል አስተናግዳለሁ

እህል መፍጨት አውቃለሁ ምክንያቱም ያው አሁን ላይ በተወሰነ ባልፈጭም ወይም ደግሞ አሁን ባልፈጭም እልህ መፍጨት በደንብ አውቃለሁ እችላለሁ ያው ድሮ በልጅነቴ ያሳደገኝ ነገር ምክንያቱም ያው ከቤተሰብ ጋር እያለሁ እምኖረው ገጠር ስለነበረ እህል መፍጨትን በእጄ በደንብ አውቃለሁ፤ ያው እንዴት ነው የሚፈጭ ሲባል? ራሱን የቻለ መፍጫ ወፍጮ እሚባል ወይም ደግሞ ደሞ በደንጋይ የተዘጋጀ ራሱን የቻለ መፍጫ አለ። ስለዚህ በእሱ ላይ ወፍጮ ወይም ደግሞ እህል እፈጫለሁ። ሚፈጭ የእህል አይነቶች በጣም ጠንካራ ባይሆኑም እሚፈጩ አብዛኛውን ጊዜ ወደ ወፍጮ ወይም ወፍጮ ቤት እህል ለማስፈጨት ብዙ ጊዜ ስለማይጓዙ። በገጠሩ ማህበረሰብ በእጅ ስለሚፈጭ። በእጅ ወፍጮ ወይም ደግሞ እህል ወፍጮ መፍጨት እችላለሁ አውቃለሁ።

አዎ ጥፍሬን እቆርጣለሁ ምክንያቱም ጥፍር ማሳደግ በጣም ከምጠላቸው ነገሮች ውስጥ ስለሆነ ጥፍሬን በወቅቱ እንዳደጉ ተከታትየ እቆርጣለሁ። ወይም ደግሞ ምክንያቱም የጤና ባለሙያ ሆኖ ጥፍር ማሳደግ በጭራሽ የማይፈቀድ ነገር ነው። ያም ባይሆን እኔ ጥፍር ማሳደግን በጣም እጠላዋለሁ። ምክንያቱም ብዙ ስራዎችን የምሰራ ሰው ስለሆነ በቤቴ ውስጥ ሆነ በውጭ ብዙ ስራዎችን ስለምሰራ በውጭ ስል ያው ቢሮ ላይ ስለምሰራ ጥፍር ማሳደግ በጣም ስለማልወድ ጥፍሮችን እንዳደጉ ወዲያውኑ ተከታትየ እቆርጣለሁ። ለምን? ጥፍር ማሳደግ ላይ ሚያሳድጉ ሰዎች ያው ብዙ ጊዜ ስራ ማይሰሩ ወይም ደግሞ ስራ ማይበዛባቸው ሰዎች መሆን አለበት እንጂ ስራ ላይ ሚሰራ ሰው ጥፍር አሳድጎ ስራ መስራት በጣም አስነዋሪ ነገር ስለሆነ። ብዙ ነገሮችን ስለሚይዝ ጥፍር ጥፍር ማሳደግ ስለማልመረጥ ጥፍሬን ተከታትየ እቆርጣለው።

የአካባቢው ገበያ እንዴት ነው የሚለው? የአካባቢው ገበያ ያው ከአለው ወቅታዊ ጋራ ሲታይ ከጊዜ ወደ ጊዜ እየጨመረ የመጣ ነገር ነው። ይሄ የጨመረ ምንድነው? ሲባል ሁሉም ነገሮች ሁሉም አይነቶች እየጨመሩ የመጡት ሁኔታ አለ። ስለዚህ አዎ ምንድነው ይህንን ያደረገው የወቅት ሁኔታ ወይም ደግሞ የሰላሙ ሁኔታ ነው ይሄን የገበያ ሁኔታ ለማረጋጋት ብዙ ነገሮች ይሰራሉ። ግን ያው ብዙም የተጋነነ ለውጥ ወይም ደግሞ ማሻሻል አላሳየም። ስለዚህ በአካባቢው ያሉ ገበያዎች ከጊዜ ወደ ጊዜ እየተቀየሩ ወይም ደግሞ የዋጋ ንረታቸው በጣም እየጨመረ የመጣ ሁኔታ ነው ያለ። ምክንያቱም ያው ብዙ አቅርቦት የለም። ከሌላ ቦታ የሚመጡ ነገሮች ብትል ቦታችን ዝቅተኛ በመሆኑ ማለት ነው።

ታሪክ መናገር ትወዳለህ ለሚለው ያ ታሪክን መንገር ትወዳለህ ታሪክን መንገር እወዳለሁ መስማትም እወዳለሁ። ምክንያቱም ያው ታሪክ ጥሩ ነው። የፍቱንም ሆነ የኋላውን ነገር ለማወቅ ታሪክን ማወቅ እና መንገር በጣም እወዳለሁ። ያው የሚያወረኝንም ሰው እወዳለሁ እስከ ታሪክ እኔም የው ለመንገር እወዳለሁ። ስለዚህ ተሪክም መንገር እወዳለሁ በቻልኩት መጠን ያወቁትን መንገር እወዳለሁ። በቻልኩት መጠን ደግሞ የምላውቀው የኋላ ታሪኮችን የነበሩ ታሪኮችን ባህሎችን ቢነግሩኝ በጣም እወዳለሁ እፈልጋለሁ። እና ታሪክ አንዱ መረጃ እና አንዱ ማወቂያ ስለሆነ ታሪክ መንገርም ሆነ መስማት እወዳለው

የስልኬ ባትሪ ምን ያህል የሚቆየን ለሚል የስኬት ባትሪ እንደ አጠቃቀሜ ነው ያው ቢያነስ ለሶስት ቀን ያህል ሊቆይ ይችላል። ግን ያው አጠቃቀሜ ብዙ ከሆነና በጣም የምሰራበት ከሆነ ከአንድ ቀን እስከ ሁለት ቀን ይቆያል። አንድ ያው ሙሉ አድርጌ ፉል አርጌ ካስቀመጡት ሁለት ሁለት ቀን ያህል እጠቀምበታለሁ። ምክንያቱም ያው ስልኬ ባትሪውም ደህና ስለሆነ ያው ለሁለት ቀን ያህል እጠቀምበታለሁ ሞልቼ ካስቀመጥኩት እና ግን ያው ይሄን ሲባል አጠቃቀሜ ይወስናል። ሁሌም ስልክ ጋራ ለሆነም ላልሆነም ተግባር ላይ የምትጠቀምበት ከሆነ ቶሎ ሊያልቅ ይችላል። ግን እኔ አብዛኛውን ጊዜ የምጠቀመው ለስራና ለስራ ስለሆነ ከ ለሁለት ቀን ያህል ይጠቅመኛል። ወይም ደግሞ ሊቆይ ይችላል ብዬ ነው።

ጭንቀት ሲሰማኝ አዎ የማደርገው መዝሙር አዳምጣለሁ። መዝሙር ለመዘምር እሞክራለሁ ከዚያ በተረፈ ወደ ቤተክርስቲያን እሄዳለሁ። ቤተክርስቲያንም ሄጄ ያው የተለያዩ ትምህርቶች ካሉ አዳምጣለሁ። ከዚያ በተጠረፈ እራሴን ዘና ለማድረግ ከቤት እወጣለሁ። ቢሮም ከሆነ ከቢሮ እወጣለሁ እና እነዚህን ነገሮች አደርጋለሁ። ይኸው አብዛኛውን ጊዜ ሰውነቴን ለመታጠብ እሞክራለሁ ሰውነቴን እታጠባለሁ ዘና የሚያደርጉ ነገሮችን አዳምጣለሁ። ወይም ደግሞ ሌላው ከምወደው ሰው ወይም ከምቀርበው ሰው ጋር ወይም ጓደኛዬ ጋር። ተገናኝቼ ያው አንዳንድ ጨዋታዎችን እጫወታለሁ። ሌላው ፊልም ወይም ደግሞ ቲቪ ከፍቼ የተለያዩ ነገሮችን አያለሁ። ማለት የተለያዩ ነገሮች ሲባል ያው ፊልሞች ካሉ ፊልሞችን አያለሁ።

ምን አይነት ሙዚቃ ትወዳለህ ለሚለው? ብዙ ጊዜ ሙዚቃ አላዳምጥም። የማዳምጠው መዝሙር ቢሆንም ግን ከሙዚቃዎች ውስጥ የድሮ ሙዚቃዎችን ወይም ደግሞ በፊት የቆዩ ሙዚቃዎችን ለስለስ ያሉ ድምፃቸው ለስለስ ብሎ የ ጩኸት የሌለባቸው ሙዚቃዎችን እወዳለሁ። እመርጣለሁ። እና ከመዝሙር በተረፈ እነዚህን የቆዩ ሙዚቃዎችን ማዳመጥ እና ለስለስ ያሉ ሙዚቃዎችን በጣም ጩኸት የሌላቸውን ሙዚቃዎች እወዳለሁ። በተለይ ስለ እናት ስለ ሀገር የሚሞዘቁ ሙዚቃዎችን ባዳምጥ ደስ ይለኛል። ሌላው ያው ግን አብዛኛውን ጊዜ የማዳምጠው መዝሙር ስለሆነ ይበልጥ በአንድ ቁጥር ደረጃ የምሰጠው መዝሙር ነው።

የምወደው ፍራፍሬ ብርቱካን እወዳለሁ ሙዝ እወዳለሁ አቮካዶ እወዳለሁ እነዚህን ነገሮች በጣም እወዳለሁ በተለይ ሙዝና አቮካዶን በጣም እወዳለሁ አቮካዶን በጣም በጁስ መልክ አዘጋጅቼ መመገብ በጣም እወዳለሁ በዳቦ መልክ መመገብ በጁስ መልክ አዘጋጅቼ በዳቦ መልክ ከዳቦ ጋር መመገብን እወዳለሁ ሙዝን ከምግብ በኋላና ከምግብ በኋላ መመገብን በጣም እወዳለሁ ስለዚህ በጣም ከምወዳቸው ፍራፍሬዎች ውስጥ ሙዝንና አቮካዶን በጣም እወዳለሁ መመገብ እፈልጋለሁ በተለይ ፍሬሽ የሆኑ ሞዞችን ከምግብ ቧላ መመገቡን በጣም እወዳለሁ እመርጣለሁ። ስለዚህ ሁለም እንድኖረኝ አደርጋለሁ።

ያው ስልክ የምጠቀመው ስልክ ሳምሰንግ ነው ኤቱ ሳምሰንግ እጠቀማለሁ። ያው የምጠቀመው ስልክ በጣም የተሻለ ነው ብዬ ነው እንትን የምለው ምክንያቱም ያው ካሉ ስልኮች ሳምሰንግ ደህና ስልክ ነው ብዬ ስለማስብ የምጠቀመው ስልክ ይሄ ነው። እና የሚሰጠው የአገልግሎት በጣም እንደተሻለ ከላፍቶፕ ያልተናነሰ ነው የምጠቀምበት ስለዚህ ይሄንን እጠቀማለሁ። ያው ባትሪም ቢሆን እንደተባለው ጥሩ ባትሪ ስለሆነ ያው እሱን እጠቀማለሁ የተለያዩ ስራዎችን እሰራበታለሁ። ያው ማለት ካለው ጊዜ አኳያ የተሻለ ስልክ ነው ብዬ አስባለሁ። ስለዚህ አጠቃቀሙንም ቢሆን በጣም በጥሩ ሁኔታ ጥቅም ይሰጠኛል። ስለዚህ ይሄንን እጠቀማለሁ ያው ባትሪም ቢሆን እንደተባለው ጥሩ ባትሪ

አሁን ስታመም ይሄው ከስራ ለመቆየት ብዙ አልችልም። ምክንያቱም ያው እይታመም ከሆነም ያው መድሃኒት እስክታከመው የህክምና አስከመምሄድ ካልሆነ ብዙ ጊዜ በህመም ምክንያት ቤት ወይም መቆየት በጣም እቸገራለሁ። ምክንያቱም ያው ቦታውና ያለሁበት የስራ መደቡ ትንሽ ስለሚያስቸግረኝ ሌላ ሰው ተተክቶ እንኳን ልስራ ብል ስለ የሚቸገርብኝ መቆየት ነው። ቤት ወይም ደግሞ ማን በስራ በህመም ምክንያት ስራዬ እንዲቆይ ወይም ደግሞ እንዲቸገር ስለማልፈልግ ያው ወደ ስራ መግባትን እመርጣለሁ። ቢሮ ቁጭ ብዬ መስራት እንኳን ባልችልም ቤቴ አምጥቼ ስራዬን መስራት እመርጣለሁ። ምክንያቱም በይሄ አሁን በዛሬ የዛሬን ፕሮግራም እናቅል ዛሬ ካልሰራው ወደ ነገ ከተሸጋገረ በጣም ብዙ የስራ ጫና ስለሚኖርብኝ እና በወቅቱም የሚደርሰው ተግባራት ነው። ወይም ደግሞ ስራዎችን መስራት ስለማልችል በህመም ምክንያት ብዬ ብዙም ከስራ ማጎተት ነው የመቅረትን አልመርጥም።

የምወደው ዳቦ የውሃ ዳቦ የሚባለውን እወዳለሁ። በውሃ የሚጋገር ደቦ በጣም እወዳለሁ። ያው እጋግራለሁም አዘጋጃለሁም። እና ከሚበሉ ዳቦዎች ውስጥ የውሃ ዳቦ በጣም እወዳለሁ። ሌላው በእንትን የተዘጋጀ ቀጥ በምጣድ ሆኖ ቀጥን ብሎ ተዘጋጅቶ የተቀባ ዳቦ። እወዳለሁ የተቀባ ስል ያው የተለያየ ነገር በተለይ ቅቤ ቅቤ በአይባዜድ ተለውሶ የተቀባ ዳቦን እወዳለሁ። ስለዚህ የምወዳቸው ዳቦዎች በጣም በተለይ የምወዳቸው ዳቦዎች እንደዚህ ናቸው። እነዚህ ገበያ ላይ የሚሸጡ ዳቦዎችን ወይም ደግሞ በጣም አልወደውም አይመቸኝም። ግን ዋናው በአንደኛ ደረጃ የምወደው የውሃ ዳቦ በውሃ የተዘጋጀ ዳቦን እወዳለሁ

ቤተሰብ ምን ያህል ጊዜ ይሰበሰባል ሚለው ያው በሳምንት አንድ ጊዜ? ስብሰባ እና እናይ እናደርጋለን። ያው ማለት በሳምንት አንድ ጊዜ ምናደርግበት ምክንያት ምንድነው? የተለያዩ አጀንዳዎችን ይዘን በሳምንት አንድ ጊዜ እናደርጋለን። ምክንያቱም ከቤት እሚያስፈልጉ ነገሮች ካሉ ለማሟላት ያለ ችግር ካለ በጋራ ተነጋግሮ ለመፍታት ለመወያየት። በሳምንት አንድ ጊዜ ስብሰባ እናደርጋለን። በቋሚነት በሳምንት አንድ ጊዜ እናደርጋለን። ነገር ግን በሳምንት አንድ ጊዜ ካልተመቸን በሁለት ሳምንት አንድ ጊዜ የሚደረግበት ሰዓትም አለ ምክንያቱም። ላይሳካ ይችላል የስራ ብዛቱ ካለ። ወጥቶ ፊልድ ድጋፍ ወጥቶ መዋል ማደሩ ካለ እነዚህ ነገሮች ላይመቹ ስለሚችሉ። በሁለት ሳምንት አንድ ጊዜ የምናደርግበት ቀንም አለ። አብዛኛውን ግን በሳምንት አንድ ጊዜ ይሰበሰባል ማለት።

ፀሀይ ስትጠልቅ መመልከት እወዳለሁ በጣም በተለይ አሁን ላይ ጊዜ ሁኜ እንትን ባልልም በልጅነቴ በጣም ከምወዳቸው ነገሮች ቁጭ ብዬ ፀሀይን ስትጠልቅ መመልከት በጣም ከምወዳቸው ነገሮች አንዱ ነው። ምክንያቱም ስትገባ ወይም ስትጠልቅ ዙሪያዋ ላይ ያሉ ነገሮችን በጣም መመልከት እወዳለሁ። እነዚህ ቀይ ቢጫ አረንጓዴ ነገሮችን በዙሪያዋ ላይ ይዛ ስለምትጠልቅና እንዴት እንደምትጠልቅ? ለማየት በጣም ያጓጓኝ ነበር። አሁንም ቢሆን ባለኝ በተወሰነ እንትን ማየትን በጣም እወዳለሁ። ምክንያቱም ዙሪያዋን ከቦ ያሉ ነገሮችን እነዚህን ደማቅ ነገሮችን ኖሮ ውስጥ ስትገባ ለማየት በጣም ከሚያጓጉ ነገሮች ውስጥ አንዱ ስለሆነ መመልከትን በጣም አወዳለሁ።

አዎ መስኮቶችን ክፍት እተዋለሁ። ምክንያቱም ያው ቢሮ ላይም ሆነ ቤት ላይ መስኮቶችን ክፍት ተዋለው። ምክንያቱም መስኮቶችን ክፍት መተው በጣም ጥሩ ነገር ስለሆነ ክፍት ተዋለሁ። ያው ለምን ነው ለምንድን ነው? ቢባል የነዚህ ተላላፊ የሆኑ በሽታዎች ስለሚኖሩ ከአንዱ ወደ ከሰው ወደ ሰው የሚተላለፉ በሽታዎች ስለሚኖሩ በተለይ ቲቪን የመሰለ በሽታ ስለሚኖር እነዚህን ነገሮች ለመከላከል ሲባል መስኮቶች መከፈት አለባቸው። ምክንያቱም በውስጤ የሚዘዋወሩ አየሮች መውጣት ስላለባቸው መታፈን የለበትም ብዬ ስለማመን መስኮቶችን እከፍታለሁ። ምክንያቱም በቀላሉ መተላለፍ የሚችል በሽታዎች ኢንቫይሮመንቱን ወይም አካባቢው ንጹህ ስለማይሆን በቀላሉ መውጣትና መዘዋወር ስላለባቸው አየር በውስጥ መዘዋወር ስላለበት መስኮት መከፈት አለበት ብዬ ሰዎችንም እመክራለሁ እኔም እከፍታለሁ።

በመስኮት ጎን መቀመጥ ትወዳለህ ለሚለው በጣም በመስኮት ጎን መቀመጥን በጣም እወዳለሁ። ምክንያቱም ያው በመኪና ውስጥ ስጓዝም ቢሆን በመስኮት ጎን መቀመጥ በጣም እወዳለሁ። ምክንያቱም መስኮቶችን ከፍቼ ለማየት ስለምፈልግ ለመጓዝ ስለምፈልግ ማለት ነው። በስብሰባ ቦታም ቢሆን በመስኮት ጎን መቀመጥን በጣም እወዳለሁ። ንጹህ የሆነ አየር ለማግኘት ስለምፈልግ በመስኮት ጎን መቀመጥን አብዛኛውን ጊዜ የምመርጣቸው ነገሮችን እና ሁሉ ነገር ነው። ቤቴም ቢሆን መስኮት ጎን ላይ መጠመጥ ነው ከተቀመጥን እወዳለሁ። ግን ቤቴ ላይ ብዙም የማይጠረጥረኝ ነገር ስለለ አየር ንጽሁ ስለሆነ ብዙም አያስጨነቅም። ብሮ እና በትራንስፖርት ላይ ግን መስኮት ጎን መቀመጥ እመርጣለሁ እወዳለሁ። ምክንያቱም እነዚህ ግብም ተላላፊ በሽታዎች ወይም ደግሞ ንጹህ አየር ለማግኘት መስኮት ጎንን እመርጣለሁ።

ጾም እጾማለሁ አወ እጾማለሁ ጾም ሲባል በእኛ በሃይማኖታችን በኦርቶዶክስ ሃይማኖት የሚፆሙ ጾሞችን እጾማለሁ ይሄም ሲባል አርብ እሮብ ጾም አለ። ያው የጾሙት አድሮ እነዚህ አብይ ጾም እንላቸዋለን። የሐዋርያት ጾም አለ እነዚህን ጾሞች በሙሉ እጾማለሁ። ምክንያቱም ግድ ሃይማኖታዊ ጾሞች ስለሆኑ ጾሞችን እጾማለሁ በቻልኩት መጠን እጾማለሁ። ነው ግን ያው ሰአቱን አክብሬ ወይም ደግሞ ሙሉ ቀን ዉየ እንደማንኛውም በሚባለው ኢምፐልት ሰዓት ተጠቅሜ እጾማለሁ አልልም። ምክንያቱም አስራ አንድ ሰዓት የሚበላው አለ ዘጠኝ ሰዓት የሚበላው አለ ከምሽቱ አስራ ሁለት ሰዓት የሚበላበት ሰዓት አለ። ስለዚህ አሁን ይሄንን ተግባራዊ ሙሉ በሙሉ አደርጋለሁ አልልም ግን አጽዋማትን በቻልኩት መጠን እጾማለሁ።

አዎ በእጅ የሚሰራ ስራ አብዛኛውን ጊዜ አደርጋለሁ። ምክንያቱም ለምሳሌ ያህል ሽንኩርት በእጅ ልከትፍ እችላለሁ። ቡና በእጅ ልወቅጥ እችላለሁ። እነዚህ በእጅ የሚሰሩ ስራዎችን በብዛት እሰራለሁ። እህል አጠራለሁ። እነዚህን እህሎችን ወይም ደግሞ በእጄ አዘጋጃለሁ። ለጠላ የሚሆኑ ነገሮችን በእጄ አዘጋጃለሁ። የተለያዩ ስራዎችን በቃ አብዛኛዎችን ስራዎች በእጅ የሚዘጋጁ ስራዎች ናቸው። ምክንያቱም ሁሉን ነገሮች በማሽን የማሰራቸው ነው። የተወሰኑ ናቸው አብዛኛውን የቤት ስራዎቼን በእጅ የሚሰሩ ናቸው። ሌላው በኮምፒውተር የሚሰሩ ስራዎች በቢሮ ደረጃ በእጅ ሚሰሩ ስራዎችን በብዛት አሁን በኮምፒውተር ነው የሚሰሩ። እና ያው በእጅ የሚሰሩ ስራዎች ስንል ያንን ካርታዎችን ማፖችን ሲዲ መሳል ምናምን እነዚህን ነገሮችን አደርጋለሁ። እንጂ ቢሮ ላይ አብዛኛውን በኮምፒውተር ስለሚሰሩ ቢሮ ላይ ብዙም በእጅ የሚሰሩ ስራዎች ላይኖሩ ይችላሉ። እቤት ላይ ግን ብዙ ስራዎች አብዛኛው ስራዎች በእጅ የምሰራቸው ስራዎች ናቸው።

ማታ የምመገበት ሰዓት ያው አብዛኛውን ጊዜ የምመገበው ከ ሁለት ሰዓት ላይ ነው። በብዛት የምመገበው ማታ ላይ ሁለት ሰዓት እመገባለሁ ግን በቻሉት መጠን ቀድሜ ለመገብ እሞክራለሁ። ያው የተዘጋጀ ነገር ከሌለ ካዘጋጀው በጊዜ መመገብን እመርጣለሁ። ምክንያቱም ያው ማታ ላይ በልቼ መተኛት ብዙም ስለማይመቸኝ በጊዜ መመገብን እመርጣለሁ። ግን አብዛኛውን እስከ ሁለት ሰዓት ባለው የግድ እመገባለሁ። እና አሁን ማታ ላይ ምግብ የምመገበው ከአንድ ሰዓት እስከ ሁለት ሰዓት ባለው ሁለት ሰዓት ላይ የግድ መመገብ አለብኝ። ከዛ በኋላ ከተመገብኩ ትንሽ ስለሚከብደኝና ለሰውነቴም ስለማይመቸኝ እስከዚህን ሰዓት ባሉት ውስጥ እመገባለሁ። እናም ያው ከቻልኩ ወዲህና ወዲህ ብዬ ተንቀሳርቅሼ መተኛትን እመርጣለሁ። እንደ ምክንያትም ያው ለሰውነት ያለው የምግብ መፈጨት ጋር ተያይዞ ብዙም ስለማይመች ይሄንን እንደማድረግ እሞክራለሁ

ላፕቶፕ አለህ? ለሚለው አዎ ላፕቶፕ አለኝ። እጠቀማለሁ። ምክንያቱም አብዛኛው ብዙ ጊዜ የምሰራው ስራ ኮምፒውተር ጋራ ስለሆነ ላፕቶፕ አለኝ። እጠቀማለሁ። እሱን በመጠቀም ብዙ ተግባራትን እጽፋለሁ። ያው ማለት ላፕቶፕ ከሌለኝ ያው ያለኝ ክፍልም ብዙ ጊዜ ኮምፒውተር ጋራ የሚሰራ ስራ ስለሆነ መስራት አልችልም። ስለዚህ ላፕቶፕ የግድ ስለሚያስፈልገኝ ላፕቶፕ አለኝ። በዚህም የምስራቸው ተግባራት የቀን ስራዎች አሉ፣ የሳምንት ስራዎች አሉ የወር ስራዎች የሩባ አመት ተብሎ ተከፋፍለው የሚሰሩ ስራዎች ብዙ ስራዎች ስላሉ ብዙ ስልጠናዎችንም ስለምሰጥበትና ስለምወስድበት ብዙ መረጃዎችንም ስለምይዝበት በሶፍትፎት ስለሚይዝበት ላፕቶፕ በጣም ጠቀሚ ገንዘቤ ስለሆነ ላፕቶፕ አለኝ ያለ ላፕቶፕ መስራትም አልችልም።

መዝገቦችን ታስቀምጣለህ? ነው የሚለው አዎ መዝገቦችን አስቀምጣለሁ። ምክንያቱም መዝገቦች ለተለያዩ መረጃዎች ስለሚጠቁኝ መዝገቦችን ሰንጄ አስቀምጣለሁ። መዝገቦች የተለያዩ መዝገቦች አ፤ የስልጠና መዝገቦች አሉ፤ የተለያዩ መዝገቦች ስላሉ መዝገቦችን የአቴንዳስ መዝገቦች አሉ። እነዚህ እነዚህ መዝገቦችን ሰንዶ ማስቀመጥ ግዴታ ስለሆነ መዝገቦችን አስቀምጣለሁ። አስቀምጬም ለሚፈልግ ለሚፈልግ አካል፤ ለማየት ለሚፈልግ አካል ሲመጣ እነዚህ መዝገቦች አሳያለሁ። እኔም በምፈልግበት ሰዓት እና ወቅት መዝገቦችን አገኛለሁ። የመዝገቦች የምቀመጥ ባሃርድ ኮፒ ሆነ በሶፍት ኮፒ ይቀመጣሉ። ማለት በሁለቱም የሚቀመጥበት ምክንያት ኮፒ ቢጠፋ ሶፍት ኮፒ ሆኖ ስለሚገኝ በሁለቱም ላይ መዝገቦች ይቀመጣል።

የምሳ የማውቀው አንድ ምሳሌ ንገረኝ ነው የሚለው። ምሳሌያ ዊ አነጋገር ከሆነ "የቆጡን አወርድ ብላ የብብቷን ጣለች" ይባላል ምክንያቱም የቆጡን አወርድ ብላ ማለት የሌላትን አገኛለሁ ብላ በእጇ የያዘችውን አሳልፋ ሰጠች ወይም ደግሞ አበላሸች ወይም ደግሞ ሰበረች፣ ጣለች ሆናል። ማለት የሰውን አንጋጦ ማየት ወይም ደግሞ ከሰው ያለን ነገር አገኛለሁ ማለት የራሱን ማጣት ስለሆነ ይሄ ምሳሌዊ አነጋገር የራሱን ያለውን ይዞ በራሱ መኩራት እና በራሱ መታገል መስራት ነው። ያው በእጅ ያለ ወርቅ ሌላው ደግሞ "በእጅ ያለ ወርቅ እንደ መዳብ ይቆጠራል" እንደሚባለው ማለት ነው ሌላው ምሳሌዊ አነጋገር። በእጅ ያለ ወርቅ እንደ መዳብ ይቆጠራል ማለት ከዚህ ጋር ተያያዥነት ያለው ነገር ነው። ማለት በእጅ ያለን ነገር አክብሮ ከመያዝ ይልቅ አቃለሁ መያዝ ወይም ደግሞ ማቃለል ወይም ደግሞ ማጣጣል ማለት ነው። ይሄ ማለት ያለን ነገር አክብሮ ባለው ነገር ያን ቆጥቦ ይዞ መኖር ሲቻል ማቃለል ወይም ደግሞ ይሄ ሲቃለልና ያለን ነገር ጣል ጣል ሲባል ያ ነገር ሊጠፋ ይችላል። ስለዚህ የማይደርስ መስሎን የምናደርገው ነገር ሲደርስ እንጸጸታለን። ይሄ ማለት ያው በእጅ ያለን ክብሮ ከመያዝ ጋራ ብዙ አንዳንድ ሰዎች በብዛት አሁን በእጅን ያለን ነገር ላያመልጥ ነው ወይም ደግሞ ላይ ላይ ላይጠፋን ይመስለናል። ግን በእጃችን ያለ ነገር አብዛኛውን ጊዜ ሳናስበው ሳንጠቀምበት ስለመልቀቅ እንደ ምሳሌ ሃይማኖታዊ ነገሮች እና ሀገራችን በሀገራችን ያለው ነገር እነዚህ እነዚህ ሰላም አሁን እነዚህ እነዚህ ነገሮች አቃለን በማየት ብዙ ችግር እየተፈጠረብን ስለሆነ በእጅ ያለን ነገር አቃለን ማየት የለብንም። ስለዚህ ያው አክብረን መያዝ እንዳለብን ያስተምረናል ማለት ነው። ብዙ ያው ምሳሌያዊ ነገሮች አሉ። ግን በጭሩ እነዚህን ማን እፈልጋለሁ።

የተበላሸ ነገር ማስተካከል ማለት አሁን አንዳንድ ነገሮች እቤት ላይ ሲበላሹ ማስተካከልን እሞክራለሁ። ለምሳሌ ስቶቮች ሲበላሹ የተወሰነ ማስተካከልን እሞክራለሁ። እነዚህ የተለያዩ አንዳንድ የሽንኩርት መፍጫዎች ሲበላሹ በተወሰነ ማስተካከልን አሞክራለሁ። አብዛኛውን ጊዜ ግን የተበላሹ ነገሮችን ለማስተካከል ያው ፍሪጆች በተለይ የክትባት ፍሪጆች ሲበላሹ አንዳንድ ነገሮችን እቀይራለሁ፣ አስተካክላለሁ። ለምሳሌ የኪሮሲንግ ከሆነ ክሮችን በመቀየር፣ የኤሌክትሪክ ፍሪጅ ከሆነ ሂተሮችን በመቀየር፣ እነዚህ እነዚህ ነገሮች በመቀየር የክትባት ፍሪጆችን በተወሰነ አስተካክላለሁ። ያው ስልጠናዉን ስለወሰድኩ እነዚህን ነገሮች አስተካክላለሁ።